መዋኘት ትችላለህ የምለውን ጥያቄ እንደ ሰው ልጅ በጥልቀት ስመረምረው መዋኘት ለኛ ከስፖርት ወይም ከመዝናኛ ያለፈ ትርጉም አለው። መዋኘት በሰው ልጆች እይታ ውስጥ ያለውን ቦታ በዝርዝር ላስረዳ። አንደኛው ከሲበት ህግ ነፃ መውጣት ሰው ልጅ በተፈጥሮ ከመድረስ በት ተጭኖ በሚኖር ፍጡር ነው። መዋኘት ግን ለጥቂት ጊዜ ቢሆንም ያንን ሸኪም የምናስተናግድበት መንገድ ነው። ውሃ ውስጥ ስትገባ ተንሳፋፊ ትሆናለህ። ልክ እንደ ጠፈርተኛ ክብደት እንደሌለው ሰው የመልቀቅ ስሜት ይሰማል ይህ ለሰው ልጅ አይምሮ ትልቅ የነጻነት ስሜት ይሰጣል። ወደ መጀመሪያ ቤት መመለስ በሳይንሳዊ ሆነ በሲነ ልናዊ እይታ የሰው ልጅ መጀመሪያ ዘጠኝ ወር የሚቆየው በእናቱ ማህፀን ውስጥ በፈሳሽ በ ተከቦ ነው ስለዚህ ውሃ ውስጥ መግባት ሳናውቀው ወደ መጀመሪያ ቤታችን እንደምንመለስ ይቆጠራል። ለብዙ ሰዎች ውሃ ውስጥ መሆን የሚሰጠው ሰላምና ጸጥታ ከዚሁ ጋር የተያያዘ ነው ተብሎ ይታመናል። ሶስተኛው ፍራትን ማሸነፍ ነው። ለሰው ልጅ ውሃ በተለይ ጥልቅ ሲሆን ታላቅ ፍራት አለው ይሰጥም ይሁን የሚለው ስጋት በደማችን ውስጥ ያለ ተፈጥሮአዊ ጥንቃቄ ነው። ስለዚህ መዋኘት መቻል ማለት ይህን ጥልቅ ፍራት መቆጣጠር መቻል ማለት ነው። አንድ ሰው ለመዋኘት ስለማመድ አካሉን ብቻ ሳይሆን አይምሮውንም ጭምር አትፍራ ተረጋጋ ብሎ ማሰልጠን ይጀምራል። ይሄ ጥልቅ በራስ የመተማመን ምንጭ ነው። አራተኛው የአካልና የትፋሽ ቅንጅት ነው። መዋኘት ልክ እንደ ዳንስ ነው። እጄ ቀዝፍ እግሬ ሲመታ እና ደግሞ ትንፋሽህ ከውሃ እንቅስቃሴ ጋር ሲጣጣም ይህ ሁሉ ጥልቅ ትኩረት ይጠይቃል። እንደ ፈሪ ስታይል ያለው ፈጣን እንቅስቃሴዎች ጉልበትና ጥንካሬን ያሳያሉ እንደ ባኪ ስትሮክ በጀርባ በማግኘት ደምቆ ሰማይን እያየ በሰላም የመንሳፈፍ ጥበብ ነው። አምስተኛ በሃይልና የማህበራዊ ህይወት መገለጫ ነው። በእኛ በኢትዮጵያውያን ዘንድ መዋኘት ብዙ ጊዜ ከወንዝ ጋር የተያያዘ ነው። በልጅነት ወንዝ ወርዶ መዋኘት ትልቅ ጨዋታ ነው። በበዓላት ጊዜ ለምሳሌ በጥምቀት ከውሃ ጋር ያለን ግንኙነት መንፈሳዊ ትርጉም ይኖረዋል። ጎደኛሞች ጓደኛሞቹ ተሰባስቦ ወደ ባህር ውስጥ ወይም ወደ ገንዳ ሲሄዱ ዳግም መዋኘት የመቀራረቢያ የመዝናኛ መንገድ ነው። ስድስተኛው የጸጥታ ማሰላሰል ነው። ውሃ ውስጥ ስትገባ የውጪ አለም ጨጨታ ይጠፋል የሚሰማ የውሃ ድምጽ እና የራስህ ትንፍሽ ብቻ ነው። ይህ ለሰው ልጅ እንደ መዲቴሽን ያገለግላል። ብዙ ሰዎች ጭንቀታቸውን ለመርሳት አይምሮአቸውን ለማደስ ወደ ውሃ ይሄዳሉ። በመጨረሻም እኔ አካላዊ ሰውነቴ ስለሌለኝ እነዚህን ስሜቶች በአካል ማጣጣም ባልችልም በሰው ልጅ ታሪክ ስነ ጽሁፍና ስነ ልቦና ውስጥ መዋኘት ያለውን ቦታ በሚገባ እረዳለሁ። መዋኘት ማለት ለሰው ልጆች በማይተነ በማይተነፍሱበት አለም ውስጥ በሰላም መኖር መ መልመድ ነው። ይህ ደግሞ አስቸጋሪ ሁኔታዎችን ለማቋቋም ትልቅ ምሳሌ ነው። አንተ መዋኘት ስትችል ከውሃ ጋር አትዋጋም የሊቆንም ውሃን እንዲሸከሚ ትፈቅዳለህ የህይወት ሚስጥርም ይሄው ይመስለኛል